ይለፍ ቃል ብዙ ጊዜ እጠብቃለሁኝ በተለያየ ጊዜ የይለፍ ቃሎችን ቼክ አደርጋለሁ አንዳንዴ። የጥርጣሬ መልእክት የሚደርስበት አጋጣሚም አለ ግን ብዙ ጊዜ በራሴም ቢሆን ቼክ አደርጋለሁ። እነዚህ የይለፍ ቃሎች በሌላ ሰው እጅ መግባታቸውን አለመግባታቸውን አረጋግጣለሁኝ። ምናልባትም በጥርጣሬ ካለ ወይም በሌላ ሰዎች ገብተው ሊሆን ይችላል። ብዬ የምጠረጥርበት ሁኔታ ካለ ብዙ ጊዜ እቀይራለሁ

በመስመር ላይ ዜና አነበለሁ ብዙ ጊዜ እንደውም በይበልጥ ዜናዎችን የማነበው በመስመር ላይ ነው ምክንያቱም ለማንበብም ሆነ በቀላሉ ለማግኘት ምቹ ናቸው። አሁን ላይ የታተሙ ወይም የህትመት ጋዜጦችን ለማንበብ ብዙ ምቹ ሁኔታ አይደለም። በዚህ ምክንያት ብዙ ጊዜ መስመር ላይ ነው ዜናዎችን የማነበው። የተለያየ የዜና ዌብሳይቶችን መስመሮችን በማየት እነዛ ላይ ነው የማነበው

እንግዲህ ወደ ስራ በሰአቱ ነው እምደርሰው። ብዙ ጊዜ ቀደም ብዬ መውጣት ልምድ አለኝ ሰዓትም አክባሪ ነኝ ብዬ አስባለሁኝ። በዚህም ምክንያት ከስራ ቀደም ብዬ እደርሳለሁኝ። የስራ ሰዓት ከመጀመሩ በፊት ቶሎ በሰአቱ ነው እምደርሰው ስራዬንም በአግባቡ እሰራለሁኝ። ይሄ እንግዲህ ለራሴ ስነልቦና ለወደፊቱም ለማደርገው ጥረት ይጠቅመኛል ብዬ ስለማስብ ነው

እንግዲህ አካባቢዬን በጣም ነው የምወደው በጣም የምወደው አካባቢ ነው የምኖርበትም ተመችቶኝ ነው። ጥሩ የሚባል የአየር ንብረት አለው በጣም ሰላማዊ የሚባል አካባቢ ነው ያለሁት። በዚህ ምክንያት በጣም የምወደው እና ደስ የሚለኝ አካባቢ ነው። እንግዲህ የኖርኩበትም ያለሁት በጣም ተመችቶኝ ደስ የሚል አካባቢው አሪፍ ነገር ነው። ሰዎቹን ደስ የሚል አካባቢ ያሉት ጎረቤቶችና ሌሎች ማህበረሰቦችም በጣም ጥሩ የሚባሉ ሰዎች ናቸው

እንግዲህ በትርፍ ግዜ የተለያዩ ነገሮች አደርጋለሁ አልፎ አልፎ ሙዚቃ እጫወታለሁ የተለያዩ መዝናኛ ቦታዎች እሄዳለሁ መጽሐፍ የማነብበት አጋጣሚም ብዙ ነው ብዙ ጊዜ መጽሐፍ አነባለሁኝ እና ሌሎች ሌሎችም ነገሮች አሉ። ቤት ውስጥ ማዘጋጀትም ቤት ማዘጋጀት ምናምን ደስ ይለኛል። በዚህም ምክንያት ጊዜዬን እንዲሁ ነው በነዚህ አይነት ነገሮች ነው ትርፍ ጊዜን ማሳለፈው ብዬ መናገር እችላለሁ። ማህበራዊ ሚዲያም እንዲሁ እጠቀማለሁኝ።

በስራ ቦታ ጓደኛ አለኝ ያው እንግዲህ የስራ ባልደረቦች ጓደኞች አሉኝ፤ እነዚህ ጓደኞች አብረውኝ የሚሰሩ ጓደኞች ናቸው፤ እንግዲህ የተለያዩ ስራዎችን አብረን እንሰራለን እንዲሁ ጓደኝነታችንም ጠንካራ ያለ ነው፤ የተለያዩ ሀሳቦችን እናንሸራሽራለን፤ የተለያዩ ጉዳዮችን እናወራለን ከስራ በተጨማሪ ማለት ነው፤ ስለዚህ እንደ አጠቃላይ ጓደኞች አሉኝ ብዬ መናገር እችላለሁ።

በስልኬ ገንዘብ እልካለሁ እንግዲህ የተለያዩ የመላኪያ ዘዴዎች አሉ፤ የተለያዩ የሞባይ ኤልሃፕሊኬሽኖች መተግበሪዎች አሉ፤ በእነዚህ አማካኝነት ገንዘብ ልካለሁ እንዲሆን ቴሌ ብር እና ኤምፒሳ የሳፋሪ ኮም ኤምፒሳ በመሳሰሉት አፕሊኬሽኖች የተለያዩ ገንዘቦችን ዝውውር አደርጋለሁ፤ እንደ አጠቃላይ በስልኬ ገንዘብ እልካለሁ ብዬ መደምደም እችላለሁኝ።

ዋይፋይ እጠቀማለሁ የራሴ ዋይፋይ አለኝ በቅርቡ ነው ገዛሁትኝ። እንግዲህ ዋይፋይ እጠቀማለሁኝ ምክንያቱም የተለያዩ ስራዎችን የምሰራው በዚሁ ተጠቅሜ ነው ማለት ነው። እንግዲህ ዋጋው ትንሽ ወደድ ይላል ከሀገሪቱ ነባራዊ ሁኔታ አንፃር ስናየው ዋጋው ውድ ነው ማለት ይቻላል። ይሄ ዋይፋይ ተንቀሳቃሽ ዋይፋይ ነው። በሚሄድበት ቦታ ሁሉ ይዤው መዞር የምችል አይነት ዋይፋይ ነው።

በቀን በጣም ዝቅተኛ የሆነ የውሃ መጠን ነው የምጠቀመው፤ ለምን እንደሆነ አይገባኝም ብዙ ጊዜ እጠጣለሁ ብዬ ሳስብ ራሱ ውሃ የመጠጣት ልምዱ የለኝም፤ እርግጥ ነው በቀን ሁለት ሌተር ውሃ ጠጡ እንደሚባል ወይም እንደሚመከር የታወቀ ነው እኔ ግን ምናልባትም ካንድ ሊተር ያነሰው በቀን ልጠጣ እችላለሁኝ፤ በብዛትም የማደርገው እንደዚህ ነው ምግብ ስበላ ካልሆነ በስተቀር ስራየ ብዬ ውሃ የምጠጣበትን ጊዜ አላስታውሰውም።

እንግዲህ በተፈጥሮ ውስጥ መራመድ በጣም የምወድ ሰው ነኝ ብዬ ነው የማምነው በተለይም ደግሞ እንደ አጠቃላይ የተፈጥሮ አድናቂ ነኝ ብዬ ነው። ራሴን የማስበው። ብዙ ጊዜ ጫካዎች ወንዞች እንደዚህ የተፈጥሮ የሚባሉ ቦታዎች በይበልጥ በጣም ነው የሚመቹኝ ሀይቆች ዳር ምናምን መዝናናት በጣም እወዳለሁኝ። እንዲሁ ወንዞችን በጣም ደስ ይለኛል ፏፏቴዎች። የተለያዩ ጫካዎች እና ተራራ አካባቢዎች እንዲሁ በጣም ነው የምወደው። በጠቃላይ እየተፈጥሮ አድናቂ ነኝ ብዬ ራሴን መውሰድ እችላለሁ

መጽሐፍ እንግዲህ ረዘም ላለ ጊዜ የማነብበት አጋጣሚም አለ። ምናልባትም ደግሞ አንድያውን የማላነብበት ጊዜም ይኖራል ማለት ነው። በተለያየ ጊዜ ምክንያቱም እንደ ስራ ሁኔታ እና እንደ ሌሎች እንቅስቃሴዎች ይወሰናል። ብዙ ጊዜ ግን መጽሐፍ ማንበብ ደስ ይለኛል ወደ አሁኑ ትንሽ መጽሐፍ የማንበብ ፍላጎቴ የቀነሰበት ሁኔታ ነው ያለው። ይህም እንግዲህ አንዳንድ ፋክተሮች አሉ። አንዳንድ ሁኔታዎች አሉ። በዛም አለ በዚህ ግን ብዙ ጊዜ መጽሐፍ አነባለሁ ብዬ አስባለሁ

ዜናዎችን ብዙ ጊዜ ከመስመር ላይ ነው የማገኛቸው መስመር ላይ ነው ብዙ ጊዜ የማነባቸው እንግዲህ የህትመት ወረቀቶቹ ብዙዎቹ አስቸጋሪ ናቸው። ለማንበብ እንዲሁም ምቹ እና በምትፈልገው ጊዜ የሚገኙ አይነት አይደሉም። በዋናነት ግን እኔ መስመር ላይ ነው ዜናወቹን የማነባቸው ከማህበራዊ ሚዲያም እንዲሁ ሌላው ከማገኝበት አንዱ ዜናዎችን ከማገኝበት አንዱ ነው ማለት ነው። ስለዚህ በእነዚህ ቦታዎች ላይ ዜናዎችን አገኛለሁ አነባለሁ።

እንግዲህ የተለያዩ ምሳሌዎችን መናገር እችላለሁኝ ግን የማውቀው አንድ ምሳሌ ስለ ምን እንደሆነ ራሱ ትንሽ ግራ የሚያጋባ ነገር አለው ስለ ምን እንደሆነ መናገር ትንሽ አስቸጋሪ ነው ምክንያቱም አንድ ምሳሌ ሲነገር ከዚህ አንፃር ወይስ ለዚህ ምናምን ተብሎ መጠየቅ ነበረበት እኔ ግን አሁን ስለ ምን ብዬ መናገር ስለሚከብደኝ የትኛውም አይነት ምሳሌ ለመናገር ትንሽ ይከብደኛል ማለት ነው።

ውሃ ማምጣት አውቃለሁኝ እንግዲህ ከተለያየ ቦታ ውሃዎችን ህንፃ ነው ያደኩት ከወንዞች ሊሆን ይችላል፤ ከሌሎች ነኩሬዎች እንዲሁ የተለያየ ቦታ ውሃዎችን ሳመጣ ነው ያደኩት ስለዚህ ውሃ መምጣቱን በደንብ አውቀዋለሁ ኑሬዋለሁም ማለት እችላለሁኝ፤። በዚህ ምክንያት እንግዲህ አሪፍ ነገር ነው ጥያቄውም ቆንጆ ብዬ መናገር እችላለሁ፤ ውሃ መምጣት እንደ አጠቃላይ አውቃለሁም ጭምር ብዬ መደምደም የምችለው እኔ

የትንኝ መረብ አልፎ አልፎ እጠቀማለሁ ማልጠቀምበት ጊዜም በብዛት ይኖራል ግን ምንድነው? ደረቃማ አይነት ወቅት በሚሆንበት ጊዜ ምናልባትም በበጋ ወቅት በብዛት ትንኞች አይኖሩም ስለዚህ የመጠቀም እድሌ ዝቅተኛ ነው የሚሆነው። ክረምት ላይ እና የክረምቱ መውጫ አካባቢ ብዙ ጊዜ ትንኞች የሚራቡበት ወቅት ስለሆነ በዛን ጊዜ በብዛት የትነኝ መረብ እጠቀማለሁኝ

የቅጥር ሂደት እንግዲህ ብዙ ጊዜ ማስታወቂያ ያወጣሉ የተለያዩ በድርጅቶች። እንዲሁም የመንግስት መስሪያ ቤትም ሲሆን ያወጣሉ። በማስታወቂያው መሰረት ሂደቱን ጠብቆ ቅጥር ሂደቱ የሚከናወንበት ሁኔታ አለ። እንደ ሀገር ግን በአብዛኛው በድለላና መሰል ነገሮች የመቅጠር ሁኔታ አለ ብዙ ጊዜ ደግሞ ሲቪ በማስገባት የቅጥር የሚካሄድ የቅጥር አይነት አለ። እንግዲህ ከእነዚህ ውስጥ በአብዛኛው ግን በይበልጥ የሚደረገው ምንድነው? ብዬ የማስበው በማስታወቂያ በማውጣት የሚቀጠረው የቅጥር ሂደት መደበኛ ነው ብዬ አስባለሁ

ብዙ ጊዜ ቤቴ ውስጥ መሆን ይመቸኛል ወይም ምቾት ይሰጠኛል ለምንድነው ቢባል ጸጥታ ያለበት ቤት ነው ስለዚህ በዛ ምክንያት በይበልጥ ቤት መሆንን እመርጣለሁ። የተለያዩ ስራዎችን ለመስራትም ብዙ ጊዜ ቤቴ የምሆን ነው ደስ የሚለኝ። እንግዲህ አልፎ አልፎ መውጣት የሚያስፈልግበት ሁኔታ ሊኖር ይችላል። ውጪ ላይ መሆን የምትመርጥበት ሁኔታ አለ። ለምሳሌ በጣም ድብርት ውስጥ በምሆንበት ጊዜ ወጥቼ መዝናናት እመርጣለሁ ያ ማለት ውጪ ላይ መሆንን እመርጣለሁ። ብዙ ጊዜ ማለት ነው

እንግዲህ በጣም ብዙ አይነት ሽታዎች አሉ ከእነዚህ ውስጥ በጣም የምወደው ሽታ የጽጌሬዳ ሽታ ነው። እውነትን ለመናገር ሽታዎች አሉ በጣም ውድ የሚባሉና ቆንጆ የሚባል መዓዛ ያላቸው ሽቶዎች አሉ ግን ከእነዚያ ይልቅ የጽጌሬዳ ሽታ በይበልጥ በጣም ይማረከኛል። ከሌሎች በተለየ የምወደው ሽታ ነው ብዬ አስባለሁ

በመስመር ላይ ተምሬ አላውቅም እስካሁን ድረስ የተለያዩ ኮርሶችን ግን በመስመር ላይ ወስጄ አውቃለሁ መደበኛ የሚባል ትምህርት ግን እስካሁን ተምሬ አላውቅም። ምክንያቱም የክፍያ ሂደቱን በእኛ ጋር ላይ ብዙ ምቹ አይደለም እውነት ለመናገር። ከእኛ ሀገር ብር እንዲወጣ ስለማይፈለግ የክፍያ ሂደቱን በጣም አስቸጋሪ የሚባል ሁኔታ ስለሆነ መስመር ላይ ለመማር አስቸጋሪ ነው። ዩቲዩብ ላይ እንደው አንዳንድ ነገሮችን አያለሁኝ

ሳንቲም ብዙ ጊዜ አልቆጠብም፤። ምክንያቱም በቂ የሆነ ሳንቲም አለኝ ብዬ ስለማላስብ ነው እርግጥ ነው። ካለህ ላይ የምቆጥመው አግባብ ነው ተብሎ ይታሰባል ብዙ ጊዜ ግን እኔ እንደዚህ አይነት ልምዱ የለኝም፤። በዚህ ምክንያት በጣም ብዙ የህይወት ገጠመኞች ገጥመውኛል እንደዚህ አይነት ልምድ ባለማካበቴ ማለት ነው፤። መልካም የሚባል ልምድ እንደሆነም አምናለሁ እስኪ ወደፊት እንግዲህ ለመቆጠብ ጥረት አደርጋለሁ ብዬ አስባለሁ

እንግዲህ የምወደው ስፖርት ምንድነው? እግር ኳስ በጣም እወዳለሁኝ መጫወት ብቻ ነው የምወደው ማየት ምናምን። እንዲሁ አያዝናናኝም ራሴ ከመጫወት ግን በጣም ደስ ይለኛል። ከምወዳቸው ስፖርት ስፖርቶች ውስጥ አንደኛው ይህ ነው። ሩጫ እንዲሁ ደስ ይለኛል ለሩጫ ማየት በጣም እወዳለሁ ብዙ አትሌቶቻችን እንዳሉ ይታወቃል እና ሩጫ ማየትም እንዲሁ ከምወደው የስፖርት አይነት አንዱ ነው

የምወደው አትክልት ቡና በጣም እወዳለሁኝ ከምወዳቸው አትክልቶች ውስጥ ቡና በጣም የመጀመሪያውን ደረጃ ይይዛል ደስ ይለኛል። ብዙ ጊዜ ይሄ እንግዲህ ቡና ተንከባክቤ አውቃለሁኝ ደስ የሚለኝ አትክልትም። አንዱ ይሄ ነው እንግዲህ የተለያዩ ዘርፈ ብዙ ጥቅም እንዳለው ይታወቃል ቡና። እንደ ሀገርም እንደ ሀገርም ጥሩ ለገቢ ምንጭ የሚጠቅም አይነት አትክልት ነው ስለዚህ እኔ ከአትክልቶች ውስጥ ቡናን አስቀድማለሁ ብዬ አስባለሁ

ዳቦ ማብሰል እችላለሁኝ አወ የተለያየ አይነት ዳቦ የማብሰል ሂደት እንዳለ ይታወቃል። ያው አመስላለሁ እጅላለሁ ብዬ ነው የማስበው በኔ በኩል የተለያየኑት ዳቦወችን ማብሰል እችላለሁኝ። ከእነዚህም ውስጥ እንግዲህ በማሽን የሚጋገሩ አሉ በመጣድ የሚጋገሩና መሰል የዳቦ አይነቶች እንዳሉ ይታወቃል። ቀጥለው የሰብል አይነቶችን የዘጋጀውም እንዳሉ እውነት ነው። እነዚህን ውስጥ የተወሰኑትን ማዘጋጀት እችላለሁ ብዬ አስባለሁ።

ስሜቴን ፊቴ ላይ አሳያለሁ በደንብ ነው የማሳየው እንደውም ነገሮችን መደበቅ በጣም የሚከብደኝ አይነት ሰው ነኝ። ምክንያቱም ግልጽ ስለሆንኩ መከፋቴንም መደሰቴንም ፊቴ ላይ በደንብ የሚታይ ወይም የሚነበብብኝ አይነት። ግለሰብ ነኝ በዚህም ምክንያት ብዙ ነገሮቼ ግልጽ ናቸው። እንግዲህ የእያንዳንዱን ስሜቴን ይንጸባረቅብኛል ማለት ነው። ፈልጌውም ሰው ሳይፈልገው ሳልፈልገው ብዙ ጊዜ እንደዚህ አይነት ክስተቶች ይከሰቱብኛል

ጨው በብዛት አልወድም ጨው እንኳን ብዙ አልወድም። የሆነ ምቾት ይነሳኛል ብዙ ጊዜ እና ጨው ብዙ የምጠቀም ልምዱ የለኝም እንዲሁ ምግብ በምሰራበት በምሰራበት ጊዜም። ምንድነው? ጨው አብዝቼ አልጠቀምም። አልፎ አልፎ እንደውም ማለት ምጠቀምበት አጋጣሚ ይበዛልና። ብዙ አልወደም እንደውም አይመቸኝም ማለት እችላለሁ

ድንጋይ ብዙ ጊዜ እሰበስባለሁኝ። ለአንዳንድ ጉዳይ ሲኖር የተወሰነ የመሰብሰብ ሁኔታ አለ። በይበልጥ ግን ድንገት ስራዬ ብዬ ሰብስቤ የማውቅበት ቀን አላስታውሰውም። ለስራ ሲሆን ያው ያገኘውን ድንጋይ አይደለም ገዝተህ ልታመጣ ትችል ይሆናል እንደዚህ አይነት ነገሮች አሉ። ብዙ ጊዜ ግን ስራዬ ብዬ ድንጋይ ሰብስቤ የማውቅበት ጊዜ የለም ብዬ መናገር እችላለሁ።